አስተያየት መቀበል በጣም ነው ምወደው። አስተያየቶች ያው የሰዎ ለሰዎች አስተያየት ስንሰጥ ጠንካራ ጎን አለ ማሻሻል ያለብን አለ ስለዚህ ከጠንካራ ጎን ጀምሮ ሲ ሲስ ሰው አስተያየት ሲሰጠኝ እጅግ በጣም ደስተኛ ነኝ። ጠንካራ ጎኔን ነግሮኝ ከዛ በኋላ ደግሞ ማሻሻል ያለብኝን ሲነግሩኝ እውቀቴ ልምዴ እየዳበረ ስለሚሄድ አስተያየት መቀበል በጣም ደስ

ማር በጣም ነው የምወደው። ምክንያቱም ማር በተፈጥሮ የሚገኝ የምግብ አይነት ስለሆነ። በተፈጥሮ የምናገኘው ነገር ስለሆነ ማር የሚጠላ ነገር አይደለም እጅግ በጣም ለሰውነታችንም አስፈላጊ ነገር ነው። በዚህም የተነሳ ማርን በጣም ነው የምወደው እጅግ እጅግ ሲበዛ ማርን እወዳለሁ

ከደንበኞቼ ጋር በጣም ነው የምሰራው እንደውም በኢትዮጵያ አባባል ደንበኛ ክቡር ነው ይባላል። ደንበኞቻችን የኛ የገንዘብ ምንጫችን እንደሆነ ስላወቅኩ ከደንበኞቼ ጋር እጅግ በጣም ትስስር አለኝ በጣም የተለያዩ ስራዎችንም እሰራለሁ። አብሬ አብሬያቸው ነው የምሆነው የተለያዩ ልምዶችንም እንለዋወጣለን

በቤተሰባችን ውስጥ ብዙ የበአል አይነቶችን እናከብራለን ሀገር አቀፍ በዓል አለ ክርስቲያናዊ በዓል አለ ለምሳሌ ከክርስቲያኖስ ፋሲጋን ገናን ጥምቀትን እናከብራለን። ሀገር አቀፍ ከሆነ ደግሞ አድዋ ድልን እናከብራለን እንቁጣጣሽን እናከብራለን እና ብዙ በዓልን ከቤተሰብ ጋር ሆነን እናከብራለን በደስታ

ምሳሌ አነጋገር ከሆነ ባጎረስኩ እጄን ተነከስኩ ይባላል በአማርኛ ቋንቋ ምሳሌ አነጋገር ማለት ነው። ባጎረስኩ እጄን ተነከስኩ ማለት ለሰው ልጅ መልካም ነገር አድርገንለት ወይም ጥሩ ነገር አድርገንለት። ያ ሰው ግን በምላሹ ምን ማመስገን ሲገባው ቴንኪው ማለት ሲገባው መጥፎ ነገር ሲያደርግ ባጎረስኩኝ እጄን ተነከስኩ ይባላል

የስልኬ ባክ ባትሪ እንዳ አጠቃቀሜ ነው። ለምሳሌ ላይቭ የምገባ ከሆነ ቲክቶክ የምገባ ከሆነ ቶሎ ያልቃል ግማሽ ቀንም ላያቆየኝ ይችላል። ቲክቶክ ማልጠቀም ከሆነ ላይቭ ማልጠቀም ከሆነ ፊልም የማላይበት ከሆነ። እስከ ሁለት ቀን እስከ ሶስት ቀን ሊቆይ ይችላል እንደ እኔ አጠቃቀም ነው የሚወሰነው ማለት ነው። በዚህ ቀን ለማለት ትንሽ አስቸጋሪ ነው

ልብስ ማጥበው በእጄ ነው ዛሬም ራሱ ልብስ አጥቤ ነው አሁን ነው የጨረስኩት። ማሽን አለኝ ነገር ግን ከልጅነቴ ጀምሮ በእጄ እያጠብኩ ስላደኩ ማሽኑ የሚያጸደው አይመስለኝም ይሄ የኔ አስተሳሰቤ የግል አስተሳሰቤ ነው። ስለዚህ በእጄ ሳጥብ ነው የምረካው ልብሶቼን በተከታታይ የማጥበው በእጄ ነው። ካልደከመኝ በስተቀር በማሽን አጥቤ አላውቅም

ልብሶቼን የማጥበው እንደቆሸሹ ነው እንደቆሸሸ ነው በጣም አስፈላጊ ከሆነ። በሁለት ቀን አንዴ ወይ ደግሞ በቀን በቀንም ላጥብ እችላለሁ። የምፈልገው ልብስ ከሆነ ማለት ነው። በነገራችን ላይ ልብስ የምቀይረው በየቀኑ ነው። ትላንትና የለበስኩትን ዛሬ ደግሜ አለብሰውም ለቅለቅ አደርገዋለሁ። ንጽህና መጠበቅ የግድ ስለሆነ

በሀገራችን ሰርግ የሚከናወነው እንደ ሰውየው ወይም ደግሞ እንደ ሴቷ ወገን እንደ ሰውየው እንደ ወንዱ ወገን ባላቸው የገንዘብ መጠን ነው። ለምሳሌ ሀብታም ከሆኑ በሬ ታርዶ ፍየል ታርዶ ትልቅ ድግስ ተደግሶ የሴቷ ወገኖች እና የወንዱ ወገን አንድ ላይ ሆኖ ሰርግ ይደግሳሉ ማለት ነው

መስኮቴን ክፍት የምትተው እንደ አየሩ ሁኔታ ነው። ለምሳሌ ቤት ስሆን ሞቃት ከሆነ ንጹህ አየር እንዲገባ እና ቀዝቀዝ ያለ አየር እንዲገባ ክፍት ላደርገው እችላለሁ። ዝናብ ከሆነ ደግሞ አየሩ ቀዝቃዛ ከሆነ ደግሞ መስኮቱን ልዘጋ እችላለሁ ስለዚህ እንደ አየሩ ሁኔታ ክፍትም ዝግም ላደርግ እችላለሁ ማለት ነው። አየሩን አይቼ

መዋቢያ እንኳን ብዙ ተጠቃሚ አይደለሁም ምክንያቱም እኔ በተፈጥሮ የማምን ሰው ነኝ። ይሄ በመቀባባት በመኳኳል የማምን ሰው አይደለሁም። በተፈጥሮ ግን በጣም ተፈጥሮን የማደንቅ ሰው ስለሆንኩ መዋቢያ ብዙ የለኝም። መስታወት ግን ቤቴ ያለ ራሴን አይቼ ራሴን በመስታወት ተመክቼ እወጣለው። ከዛ ውጪ አልጠቀምም ምንም ነገር

ብስክሌት እንኳን አልጋልብም ብስክሌት አልነዳም አልችልም። ነገር ግን ብስክሌት ሲነዱ በጣም እጓጓለሁ ብስክሌት ብችል ደስ ይለኝ ነበረ። ስፖርት ቦታ ላይ ለመቻል ሞክሬ ነበረ። ነገር ግን ብዙ አንድ ሁለት ጊዜ ስለወደኩ ብዙ ተጠቃሚ አይደለሁም ስለዚህ አልጋልብም አልችልም።

ቀልድ መናገር በጣም ነው የምወደው ነገር ግን ሰው እመርጣለሁ እንደሰጠኝ ነው የምሰጠው ዝም ብዬ ላገኘሁት ሰው ቀልድ አልቀልድም ምክንያቱም ቀልድ ምወድ አለ ቀልድ የማይወድ አለ ስለዚህ ቀልድ መቀለድ ለቀላጅ ካገኘሁ እጅግ በጣም ቀልድ መቀለድ እወዳለሁ መናገርም እወዳለሁ። ቀልድ ቀላጅ ነኝ በተፈጥሮዬ ማለት ነው ግን ሰው አያለሁ

የመካከለኛው የሙቀት አይነት ደስ ይለኛል። ከፍተኛ የሙቀት ብዙ አይመቸኝም ምክንያቱም ሰውነቴ አይችልም በጣም ነው የምዳከመው። ከመካከለኛው ደግሞ ምረጭ ብባል ቅዝቃዜ ደስ ይለኛል። ቅዝቃዜ ለሰውነቴ በጣም ይመቸዋል በጣም ደስተኛ ነው የምሆነው ቅዝቃዜ። አየር ሳገኝ ማለት ነው

እጅግ በጣም ሰዓት አክባሪ ነኝ በሰአት አልደራደርም እንደውም ቤተሰብ እና በዙሪያዬ ያለ ሰው ፈረንጅ ይሉኛል። ፈረንጅ ነው ስሜ ማለት ነው። ምንም አይነት ደቂቃ እንዲባክንብኝ አልፈልግም። ከጧት ከመኝታዬ አነሳስ ጀምሮ እስከ ማታ ድረስ በሰአቴ አልደራደርም። ስለዚህ ሰዓት ላይ በደንብ ነው ሰአቴን የማከብረው

ጥራት ያለው ስራ በጣም ማቅረብ እችላለሁ ሲጀመር ውድቀትን የምፈራ ሰው ነኝ አልወድም። ጽድት እና ኩልል ያለ ነገር ነው በስራዬ የምወደው ማለት ነው። እና ስለዚህ ጥራት ያለው ስራ ነው የማቀርበው። በጣም መጨብጨብ የሚጨበጨብልኝ ሰራተኛ ነኝ በስራ አለም ላይ ራሱ። ስለዚህ ስራዬ ላይ ጥርት ያለ ስራ እሰራለሁ

መዝገቦችን ማስቀመጥ ደስ ይለኛል። አዎ አስቀምጣለሁ ምክንያቱም የታሪክ ማህደር ስለሆነ። ታሪካችንን ብናስቀምጠው ከቻልን እየጻፍን ብናስቀምጥ። ካልቻልን ደግሞ ያለንን ዶክሜንቶች በስነ ስርዓት ብናስቀምጥ የተሻለ ነገር አለ። ለልጆቻችን ወደፊት ብዬ ስለማስብ በደንብ ነው የምይዘው

አዎ በስልክ ገንዘብ እልካለሁ። ለምሳሌ ሞባይል ባንኪንግ እጠቀማለሁ ሞባይል ባንኪንግ ከአንዱ ባንክ ወደ አንዱ ባንክ ብዙ ኢትዮጵያ ውስጥ የተለያዩ ባንኮች አሉ። ስለዚህ በሞባዋይል ባንኪንግ በስልክ ገንዘብ እልካለሁ። ሁለተኛ ደግሞ በቴሌ ብር ቴሌ ብር ገንዘብ አስተላልፋለሁ ማለት ነው እጠቀማለሁ

ላፕቶፕ አለኝ አዎ ሌኒቮ ላፕቶፕ አለኝ ሁለት ሺህ ስምንት ነው የገዛሁት እህቴ ናት ጊፍት ስጦታ የሰጠችኝ ለምርቃቴ የመመረቂያ ጽሁፍ የሰራሁት በራሴ ላፕቶፕ ነው። ያው ኮምፒውተር ተማሪ ባልሆንም አንድ ኮርስ ትምህርት ቤት ላይ ስለሚሰጠኝ እሷን በደንብ አድርጌ አስፍቻት ያው ራሴን መጻፍ እችላለሁ ማለት ነው

ሳሙና የምትጠቀመው እንደ የምትጠቀምበት አይነት ይለያያል ለምሳሌ ለልብስ ከሆነ ነጭ ሳሙና ነው የምትጠቀመው የሞራ ሳሙና ይባላል። ነጭ ሳሙና እጠቀማለሁ ፈሳሽ ሳሙና እጠቀማለሁ። ለሻወር ለገላ መታጠቢያ ከሆነ ደግሞ የገላ ሳሙና አለ እሱን እጠቀማለሁ። የፊት ከሆነ ደግሞ የእርድ ሳሙና እጠቀማለሁ ማለት ነው። ስለዚህ የተለያየ ሳሙና አይነት እጠቀማለሁ

ልብሶቼ በስርዓት የተቀመጡ ናቸው። አልፎ አልፎ ግን አንድ ልብስ ስፈልግ ዝብርቅርቅ ይልብኛል ግን በሳምንት አንድ ቀን ወይ ደግሞ በተመቸኝ ሰዓት አስተካክላለሁ። በተቻለኝ መጠን በስርዓት ለማስቀመጥ እሞክራለሁ። ስለዚህ ብዙ የተዘበራረቁ አይደሉም። የተስተካከሉ ስርዓት ያላቸው አቀማመጥ ናቸው የልብሶች የተቀመጡት ማለት ነው

ዜና በመስመር አላነብም ጋዜጠኛ ስላልሆንኩ ማለት ነው ኢቭን ዜና ማንበብ አይደለም። ዜና መስማት ራሱ ብዙ አይመቸኝም። ማታ አልፍ አልፎ ነው እንጂ የምሰማው ይረብሸኛል በብዛት ዜና ላይ የሚነገሩ ነገሮች እኔ ቀኔን ስለሚያበላሽብኝ ወይም ምሽቴን ስለሚያበላሽብኝ። ዜና አላነበምም አልሰማምም ሌሎች ሌሎች ነገሮችን ነው የምሰማው

ወይኔ በመስኮት ዳር መቀመጥ እጅግ በጣም ነው የምወደው መኪና ላይ ጋቢና መቀመጥ ደስ ይለኛል ጋቢና ካልተቀመጥኩኝ ደግሞ መስኮት ጋር መስኪናው መስኮቱ ጋር መቀመጥ። ትምህርት ቤትም ተማሪ ሆኜ መስኮት ስር መቀመጥ በጣም ነው ምወደው። መስኮት ስር ካልተቀመጥኩ ፊት ላይ መቀመጥ ነው የምወደው። መስኮት በጣም ነው የምወደው ንጹህ አየር ለማግኘት ይመስለኛል ዝም ብዬ ሳስበው

አዎ የሞባይል ዳታ እጠቀማለሁ። አመታዊ ዳታ ነው የሞላሁት እንደውም ሞባይል የተለያዩ አፕሊኬሽን አሁን ቴሌ ግራም አለ ቲክቶክ አለ ዩቲዩብ አለ። እና እነሱን ነገሮች ለመጠቀም የተለያዩ ነገሮችን ለማወቅ የግድ የሞባይል ዳታ መጠቀም ስላለብኝ እጠቀማለሁ።

ቀና አመለካከት ላለው ሰው ይቅርታ መጠየቅ ቀላል ነው ብዙ የሚከብድ ነገር የለውም። ይቅርታ ስንልኮ ውስጣችን ላይ ያለውን ቅሬታ አጽድ አ አጽድተን የምናወጣበት መንገድ ነው ከተረዳነው ማለት ነው። ስለዚህ ለኔ ይቅርታ መጠየቅ ቀላል ነው ብዬ አስባለሁ። ዋናው ነገር ተቀባዩ ሰላማዊ ይሁን እንጂ ለኔ ይቅርታ መጠየቅ ቀላል ነው

ኮፍያ ማድረግ በጣም ነው የምወደው። ያው ግን ዊኬንድ ስሄድና አልፎ አልፎ መዝናኛ ቦታ ስሄድ ነው እንጂ ስራ ቦታ ላይ ደግሞ በእኛ ሀገር ባህል በጣም ነዉር ነው። ንቀት ነው የሚመስለው ሴት ልጅ ኮፍያ ስታደርግ ማለት ነው። በዛ የተነሳ ብዙ ጊዜ ሰው ፊት አላደርግም እንጂ ኮፍያ ማድረግ በጣም በጣም ከምወደው። የልብስ አይነት ነው የአልባሳት አይነት ነው

መንዳት እችላለሁ ያው መሃል ከተማ ላይ እና አደባባይ ላይ ትንሽ እቸገራለሁ መኪና የበዛበት ቦታ እንጂ መንጃ ፍቃድ አለኝ። መኪና ግን የለኝም። ያው አንድ ቀን ይመጣል ብዬ አስባለሁ። መኪና ከተሰጠኝ። መንዳት አያቅተኝም ያው እጄ ትንሽ መፍታታት ቢቀረውም። መንዳት በደንብ ነው የምችለው። እችላለሁ ብዬ አስባለሁ ሞክሬም ስለማውቅ

ገበያ ለመሄድ ብዙ ጊዜ ቀናቶችን አልመርጥም ያለቀብኝ ነገር ካለኝ ካለ ሄጄ እገዛለሁ። ነገር ግን ቀን ይመረጥ ከተባለ ቅዳሜ በጣም ደስ ይለኛል ቅዳሜ ቅዳሜ የገበያ መሄድ እጅግ በጣም እወዳለሁ ምናልባት የእረፍት ቀን ስለሆነ ይመስለኛል። ቅዳሜ ቅዳሜ ነው በብዛት የምሄደው ማለት ነው። በተለይ የቤት አስቤዛ ለመግዛት ቅዳሜ ቅዳሜ እሄዳለሁ

እሞክራለሁ የተበላሹ ነገሮችን ቶሎ ብዬ ወደ ባለሙያ አልወስድም ስልኬም ከሆነ መጀመሪያ እኔ ጎርጉሬ አይቼ ከዛው ከአቅሜ በላይ ከሆነ ነው ወደ ባለሙያ የምወስደው። ቤትም የኤሌክትሪክ ነገር ድስቱ ምጣድ እንደዚህ አይነት ነገሮች። ቴሌቪዥን። ከተበላሹ መጀመሪያ እኔ ሞክሬ ነው እሞክራለሁ

እኔ በእድል አምናለሁ እድለኛ የምናደርገው ራሳችንን እድለኛ ነን ካልን እድለኛ እንሆናለን እድለኛ አይደለንም ካልን እድለኛን አንሆንም። ስለዚህ የአስተሳሰብ ጉዳይ ስለሆነ እኔ በእድል አምናለሁ እኔ እድለኛ ነኝ ብዬም አስባለሁ ምክንያቱም የአስተሳሰብ ጉዳይ ነው ብዬ ስለማስብ እኔ በተፈጥሮዬ እድለኛ ነኝ ብዬ አምኛለሁ።

የድሮ ፎቶዎቼን በጣም ነው የምወዳቸው በጣም በጣም ነው። የሚይዛቸውን ማለት ነው እይዛቸዋለሁ አሉኝ በአልበም በቅደም ተከተል ነው ያስቀመጥኳቸው በእድሜዬ ማለት ነው። ለምሳሌ አስር አመት የተነሳሁትን አስራ አምስት አመት የተነሳሁትን አስራ ስድስት አመት የተነሳሁትን እያልኩ በአመተ ምህረት መድቤ መድቤ አልበም ውስጥ አስቀምጫቸዋለሁ። ይዤ

ሌሎችን ማበረታታት በጣም ነው የምችለው። ሰርቼ ማሰራት ነው በተፈጥሮዬ እንጂ ቆሜ መናገር ሳይሆን ገለጻ መስጠት ሳይሆን ሰርቶ ማሰራት ላይ በጣም ጎበዝ ነኝ። ስለዚህ አበረታታለሁ ሲበረታቱ ጎበዝ እንደሚሆኑ ስለማምን። ሌሎችንም በማበረታታት በጣም የተካንኩ ሰው ነኝ።

በቀን በብዛት ሁለት ሊትር ውሃ ለመጨረስ እሞክራለሁ ያው ሳይንሱ እንደሚለው ማለት ነው። አየሩ ቀዝቃዛ ከሆነ ስሜቴ ጥሩ ካልሆነ ግን ትንሽ አንድ ሌትርም ልጨርስ እችላለሁ። አንድ ሌትርም ልጠጣ እችላለሁ እንደ ሙዴና እንደ ዉሎዬ ነው። የሚወሰነው ማለት ነው። ግን በብዛት ሁለት ሌትር ዉሃ ጠጣለሁ

በልጅነቴ ሻይ ነበር የምመርጠው አሁን ግን ቡና ነው ምመርጠው። ቡና እንደውም አሁን አሁን ቡና በጣም እያነቃኝ እና እያስደሰተኝ መጥቷል። በተለይ ምሳ በልቼ ቡና ካልጠጣሁ ምግብ የጠገብኩ አይመስለኝም። በጣም ቡና እወዳለሁ። ቡና ነው እኔ የምመርጠው ማለት ነው። የመጀመሪያ ምርጫዬ ቡና ነው በአሁን ሰዓት ማለት ነው

መዘመር እወዳለሁ በተለይ መንፈሳዊ ነገሮችን እና ከጎደሉዬ ጋር ወይ ደግሞ ከህይወቴ ጋር የሚሄዱ መዝሙሮችን መዘመር በጣም ነው የምወደው። ምክንያቱም ቀለል ይለኛል ውስጤ ይታደሳል በፈጣሪ ተስፋ እንዲኖረኝም ያደርገኛል። ስለዚህ መዘመር በጣም ነው የምወደው መዝሙርም እከፍታለሁ በተለያዩ ቀናቶች እወዳለሁ

ጨው ሲበዛ አልወድም። ግን ጨው ያነሰውም አልወድም መካከለኛ ነው ጨው በብዛት ባይመከርም ነገር ግን እኔ ጨው ያነሰው ምግብ ብዙ አይጣፍተጠኝም መጠነኛ የተመጣጠነ ሲሆን ነው ደስ የሚለኝ ማለት ነው። በዚህም የተነሳ መካከለኛ ሆኖ ሳይበዛም ሳይአንስም እወዳለሁ ማለት ነው። ጨው

ቅጽል ስም አለኝ ግን ነገር ግን በጣም ብዙ ቅጽል ስም ነው ያለኝ ምክንያቱም እኔ በዙሪያዬ ያለ ሰው በጣም ይወደኛል ቤተሰቦቼ ይወዱኛል ጓደኞቼ ይወዱኛል። እና የሚወዱኝ ሰዎች ሁሉ በስሜ አይጠሩኝም ወይ አቆላምጠው ነው የሚጠሩኝ። ወይ ደግሞ ቅጽል ስም የራሴ አለኝ። ለምሳሌ ካለኝ ቅጽል ስም ውስጥ አንዱ ሁለገብ ነው።

ሁሉንም ነገር በቅደም ተከተል ነው የማስቀምጠው የሚጣል ነገር የለም እኔ ጋር። ለምሳሌ ባለፈው ጓደኛዬ አንድ መጽሐፍ አስቀምጬ ነበረ። ከዛ ላይ ጥያቄ ተጠየኩ መጽሐፉ ላይ አገኘሁት። እና መጽሐፉን ብጥለው ኖሮ ጥያቄውን አላገኘሁም ነበር ስለዚህ ምንም ነገር መጣል አልወድም። በተለይ የተጻፉ ነገሮችን ዶክመንቶችን አስቀምጣለሁ

የመጠጥ ውሃ የምጠቀመው ከቧንቧ ነው። የቧንቧ ውሃ ነው የምጠቀመው እሽግ ውሃ አልፎ አልፎ ልጠቀም እችላለሁ ግን በብዛት የቧንቧ ውሃ ነው የምጠቀመው። እሽግ ነገሮች ያው ከጎን የጎንዮሽ ጉዳት ስላላቸው በብዛት አልጠቀምም። ስለዚህ ውሃ በስነ ስርዓት የምጠቀመው ከቧንቧ ቀድቼ ነው። በንጹህ ቦታ አጥልዬ

ውሳኔ መስጠት በጣም ነው የምችለው ጎበዝ ነኝ ደግሞ። ሲጀመር አስተውዬና ረጋ ያልኩ ስለሆንኩ በተፈጥሮዬ የተረጋጋሁ ስለሆንኩ መወሰንም አያቅተኝም ከወሰንኩ በኋላ እንደውም ወደኋላም ምመለስ አይደለሁም። በደንብ አድርጌ ነው ውሳኔ ውሳኔዎቼ ደግሞ በጣም አሳማኝና እውነተኛ የሆኑ ነገሮች ስለሆኑ ውሳኔ መስጠት እችላሉሁ

የምሳ ሰዓቴ አንድ ሰዓት ነው የእረፍት ሰዓት ግን ስራ ካለቀ አርፋለሁ ስራ እጄ ላይ ካለ ግን ስራዬ አስቀምጬ አላርፍም። ይሄ የራሴ ተፈጥሮ። የለመድኩት ነገር ልማዴ ነው መሰለኝ። ብዙ አያስችለኝም ስራ እዛ ጋር ቁጭ ብሎ እኔ ልረፍ ብል አልረጋጋም። ስለዚህ እየሰራሁ ነው ስራ ከጨረሰኩ ግን አርፋለሁ

ጠዋት መጀመሪያ የማደርገው አስራ አንድ ሰዓት ነው የምነሳው ከተነሳው በኋላ ፊቴን ውሃ አስነካና ጸሎት አደርጋለሁ ሃያ ደቂቃ ሃያ ደቂቃ ጸሎት ካደረኩ በላይ ከዛ በኋላ ስፖርት እሰራለሁ። ስፖርት እሰራለሁ ሻወር እወስዳለሁ። ከዛ በኋላ ማድረግ ያለብኝን አድርጌ ቁርስ በልቼ ወደ ስራ እሄዳለሁ። ልብስ ቀይሬ ማለት ነው

እጅግ በጣም የጨረቃ ብርሃን እወዳለሁ ይሄ ኩል ነገር አላት የሆነ ቀዝቀዝ ያለ ነገር ስለምታረግ የሆነ ስሜት ይፈጥራል ደስ የሚል ስሜት አለው። የጨረቃ ብርሃን የራሱ የሆነ ተስፋ ልምላሜ የሆነ ረጅም ጊዜ መጓዝ። ረጅም ተስፋ ስለማይበት የጨረቃ ብርሃን እጅግ በጣም አወዳለሁ

መታጠቢያ ቤት ውስጥ አልዘምርም። ታጥቤ እዛ ጋር መስራት ያለብኝን ሰርቼ ስጨርስ መውጣት ነው የምፈልገው ብዙ መዝሙሮች እና የተለያዩ ነገሮችን ሀሳቤን የሚሰርቁ ነገሮች እዛ ጋር አላከናውንም። ልክ ስራዎቼን እንድጨርስ ፈጠን ፈጠን ብዬ ታጥቤ ከዛ በኋላ ወደ ሌላ ነው መሄድ የምፈልገው። ብዙ ጊዜ አልዘምርም

በባዶ እግር መራመድ በጣም ነው የማውቀው ሄጄም አውቃለሁ በባዶ እግሬ ለምሳሌ ጸበል እምነታዊ ቦታ ስንሄድ ትንሽ መንገድም ቢሆን በባዶ እግራችን እንሄዳለን። ያው ቦታው በጫማ አይረገጥም ተብሎ የተቀደሰ ቦታ ስለሆነ በጫማ አይረገጥም ስለሚባል በባዶ እግራችን የተወሰነ እንሄዳለን ስለዚህ ሄጄ አውቃለሁ። በባዶ

ፀሀይ ስትጠልቅ መመልከት እጅግ በጣም ደስ ይለኛል ያው ሙቀቷ ግን እንድትጠልቅ ስትል የሆነ ለማየት አይናችን ጨረሯ ትንሽ ከበድ ይላል ጠዋት ነው ስትወጣ ደስ የሚለኝ። ዙሮ ዙሮ ግን ስትጠልቅም መመልከት እጅግ በጣም ደስ ይለኛል። ልትገባ ስትል በተለይ ያለው ድባብ ደስ ይላል በጣም ያምራል

ዛሬ የመጀመሪያ ምግቤ ውሃ ነው የጠጣሁት መጀመሪያ ማለት ነው። ዛሬ አርብ ስለሆነ እለቱ አርብ አርብ ደግሞ በጠዋት አይበል ክርስቲያን በጠዋት አይበላም ያው ጾም እስከ ስድስት ከተቻለ ደግሞ እስከ ዘጠኝ ይጾማል። ስለዚህ ውሃ ነው የጠጣሁት የሆነ ሰዓት ላይ አምስት ሰዓት አካባቢ ውሃ ጠጣሁ። ከዛ በኋላ አንድም ሙዝ በላሁ። ከዛ በኋላ ምሳ በላሁ

ስራየ አድካሚ አይደለም። ከዚህ በፊት መምህር ነበርኩ በመምህር ሙያ ሆኜ እጅግ በጣም ይደክመኝ ነበረ በጣም አድካሚ ነበረ በዛ ላይ የግል ትምህርት ቤት ነበረ ማስተምረው። አሁን ግን ከመምህርነት እየወጣሁ ነው የራሴን ቢዝነስ ጀምሬያለሁ እግዚአብሔር ይመስገን። ስለዚህ ብዙ ስራዬ አድካሚ አይደለም በጣም ተመቻችቼ ነው

በስራ ቦታ ጓደኛ ሳይሆን ይሄ ማህበራዊ ኑሮ አለ ይሄ ገደብ አለው። የኔ ጓደኛ መጽሐፎቼ ናቸው። መጽሐፎቼና ህልሜ ነው የኔ ጓደኛ ብዙ ጓደኛ የለኝም። ግን ያው ማህበራዊ ኑሮ ስለሚያስፈልግ ከሰዎች ጋር አቀራረባለሁ ጥሩ ግንኙነት አለኝ። ጥሩ ቀረቤታ አለኝ። ከዛ ውጪ ግን ጓደኛዬ መጽሐፌ ነው

ብዙ ከሆነ እቃው የምገዛው እቃ ብዙ ከሆነ ዝርዝር እፅፋለው እንዳልረሳው ማለት ነው። ያው አስቤዛ ምናምን ለመግዛት ትንሽ ብዛት ስለሆነ በዛ የተነሳ ዝርዝር እጽፋለሁ ግን ሶስት አራት ከሆነ ግን በቃሌ ሸምድጄ ነው የምይዘው፤ ብዙ መጻፍ አያስፈልግም ብዬ ስለማስብ አልጽፍም ብዙ ጊዜ።

ማታ ማታ ምን አይነት ድምጽ ትሰማለህ? በብዛት የምሰማው የመኪና ድምጽ ነው የመኪና ድምጽ እሰማለሁ። መንፈሳዊ ቦታዎች ደግሞ የሙስሊም እንትን መስጊድ አካባቢ ድምጽ አለ። ቤተክርስቲያን አካባቢም። እንደ ነገ በዓል ከሆነ ድምጽ አለ የተለያዩ ድምፆችን እሰማለሁ አልፎ አልፎ ማለት ነው

ሰዎችን ለማስተዋወቅ ስፈልግ መጀመሪያ ከመልካምነታቸው ነው የምጀምረው። ያል የሰሩት ስራ ካለ። ያንን ስራ በደንብ አድርጌ አጉልቼ በማሳየትና በመናገር ሰዎችን አስተዋውቃቸዋለሁ። ጭንቅላታቸውን እጠብቃለሁ ምንም ደካማ እንኳን ቢሆኑ መልካምነታቸውን አሳልፌ በደንብ አወራላችኋለሁ

የስልኬን ካሜራ በጣም ነው የምጠቀመው። ቲክቶክም ስለምሰራ ለቲክቶክ እጠቀማለሁ ለራሴ ፎቶ የተለያዩ መረጃዎችን ለመያዝም እጠቀማለሁ። የስልኬን ካሜራ። ከመጠን በላይ ነው የምጠቀመው። ማስረጃዬም ስለሆነ ያየሁትን ነገር አጉልቶ የሚያሳየኝ ነገር ስለሆነ እጠቀማለሁ

በጎ አድራጎት በጣም ነው ሰርቼ የማውቀው በተለይ ለገና አካባቢ ኢትዮጵያ ውስጥ በጣም በጎ አድራጎት ይሰራል። ለተቸገሩ ለተራቡ አልባሳት ለሌላቸው ለታረዙ። ለድርጅቶች ለግለሰቦች የተለያዩ አልባሳትን ሰብስበን ገንዘብ ሰብስበን እንሰጣለን

መስታወት ላይ ብዙ አልቆይም። ራሴን አያለሁ። በራሴ በተፈጥሮ ማምን ሰው ስለሆንኩ ብዙ ይሄ መቀባባት መኳኳል ብዙ አይመቸኝም። አልወድምም። በተፈጥሮየ ማለት ነው። ስለዚህ መስታወት ላይ ብዙ ጊዜ አላጠፋም። እኔ ማየት ያለብኝን አይቼ ራሴን አይቼ እወጣለሁ። አንዳንዴ ከራሴ ጋር ሳወራ ግን ትንሽ ረጅም ሰዓት ልወስድ እችላለሁ።

ወይኔ ደብዳቤ መጽሐፍ እጅግ በጣም ነበር የምወደው በፊት እንደውም ተማሪ ሆኜ የጻፍኳቸው ደብዳቤዎች አሉ ወደ አስራ አንድ ደብዳቤ አለኝ አሁን ራሱ እጄ ላይ ማለት ው። እኔ የጻፍኩትም አይመስለኝም ሀሳቡ ራሱ የኔ አይመስለኝም። እጅግ በጣም ነው የምወደው አሁን ራሱ እንደዛ የምጽፍ ራሱ አይመስለኝም አሁን ስነ ጽሁፍ ላይ ስለሆንኩ ስነ ጽሁፍ እጽፋለሁ

ገመድ መዝለል። አዎ አውቃለሁ። ጃምቢንግ ጃግ ስፖርት እሰራለሁ ገመድ እዘላለሁ ጠዋት ከስፖርታዊ እኔ ቁጭ ብድግ እሰራለሁ ሶስት ነገሮች ነው የምሰራው ጠዋት ከእንቅልፌ ስነሳ ጸሎት ካረኩ በኋላ። ሶስት ነገሮችን እሰራለሁ ከሶስቱ አንዱ ገመድ ዝላኝ ነው ገመድ እዘላለሁ በጣም ነው ልምድ ያለኝ ገመድ በመዝለል

ባህላዊ ልብስ እለብሳለሁ ኢትዮጵያ ውስጥ ያው ሀበሻ ቀሚስ ነው ባህላዊ ልብስ ሌሎችም ባህላዊ ለአልባሳት አሉ በየብሄር ብሄረሰቡ የባህል ልብሶች አሉ። ሁሌ ሞልቶ ሊብ ለብስ ደስ ይለኛል። ነገር ግን የስራ ሰው ስለሆንኩ ብዙ ጊዜ አይሞላልኝም። እንጂ ሁሉንም ባህላዊ ልብስ እወዳለሁ እለብሳለሁ በተለይ ሀበሻ ቀሚስ

አዎንታዊ አስተሳሰብ ነው ሙሉ ለሙሉ ያለኝ እኔ መቀበል ብቻ ሳይሆን ውስጤ ላይ የተሞላው ዳታ አእምሮዬ ውስጥ ያለው ነገር ቀና አስተሳሰብ ወይም ደግሞ አዎንተው የአስተሳሰብ ነው። እንደውም አሉታዊ አስተሳሰብ ከሚያስብ ሰው ጋር ብዙ ተቃራኒ ነኝ። እኔ ብዙ አንግባባም ስለዚህ አዋንታ አስተሳሰብ እቀበላለሁ በደንብ

አዲስ አመትን ብዙ ነገሮች በማረግ አከብራለሁ ለምሳሌ መጀመሪያ ነሀሴ ወይም ቋግሜ ላይ አቅዳለሁ በጽሁፍ ነው ማስቀምጠው። ለአዲስ አመት ምን ማረግ እንዳለብኝ አዲስ አመትን እንዴት መቀበል እንዳለብኝ። በጽሁፍ በዛ በጻፍኳቸው እቅድ መሰረት በዓላትን አከብራለሁ። ዶሮ በማረድ ስጋ በመብላት ከቤተሰብ ጋ አብሮ በማሳለፍ አከብራለሁ

እኔ በግሌ ጠዋት ጠዋት በየእለቱ አስራ አንድ ሰዓት እነሳለሁ አስራ አንድ ሰዓት ተነስቼ። ጸሎት ምስጋና አደርጋለሁ ምስጋና በጽሁፍ እጽፋለሁ ቢያንስ ከሃያ በላይ ምስጋና እጽፋለሁ ለምሳሌ ስለነቃሁ አመሰግናለሁ ጤና ስለሰጠኝ አመሰግናለሁ። ከዛ በኋላ ወደ ስፖርት ትንሽ አስር ደቂቃ። ከዛ ደግሞ የተለያዩ አለማዊ ጽሁፎች ወይ ደግሞ መጽሐፍ ቅዱስ ነገር አነብና ወደ እለቱ ስራ ይሄዳለው

ትርፍ ጊዜ የሚባል ብዙ የለኝም እኔ ያው የግል ስራ የራሴን ስራ ቢዝነስ እየጀመርኩ ስለሆነ። የትርፍ ሰዓት ሲኖረኝ ራሱ ስራዬ ላይ ነው የማሳልፈው ከብዛት እኔ በተፈጥሮ የስራ ሰው ነኝ። ስራ ላይ ማሳለፍ በጣም እወዳለሁ በጣም ደስ ይለኛል። ስለዚህ የትርፍስ ጊዜን ያው መንፈሳዊ ቦታ እሄዳለሁ ከዛ ውጪ ስራ ላይ ነው የማሳልፈው

የዛሬው አየር ሁኔታ ሞቃተማ ነው በጣም ነው የሚሞቀው ቀን ቀን ፀሀዩ ምንም አያንቀሳቅስም። ምናልባት እኔ ሱቅ ላይ ቤት ውስጥ ስለሆንኩ ትንሽ ግዝቃዜ አለ እንጂ ወጥተን በዣንጥላ እንኳን ሙቀቱ ወደ ውስጥ ነው የሚገባው። በጣም ሀይለኛ ሙቀት ነው ያለው ፀሀይዋ በጣም ነው የምታቀጥለው የአየር ሁኔታው። ሞቃታማ ነው ዛሬ

የስራ ግምገማ በጣም ነው የሚደረግልኝ። ነገር ግን እኔ የስራ አለም ላይ ገምጋሚ ከገባ ብዙ ጊዜ ፍርሃት ነገር ይሰማኛል ፍርሃት ነው የሚቆጣጠረኝ። እና ከዛ ውጪ ብቻዬን ስሆን በደንብ ነው የምሰራው። ያው ኮሜንት እቀበላለሁ አስተያየት እቀበላለሁ በደንብ ነው የሚደረግልኝ አሻሽዬ ደህና ውጤት አመጣለሁ

የስራ ቦታዬ በጣም አሪፍ ነው ግን ውሎዬ ትንሽ አነስተኛ ከሆኑ ሰዎች ጋር ነው። እኔ ግን የምውለው ከመጽሐፌ ጋር ነው። በብዛት ግን በዙሪያ ላይ ያሉ ሰዎች ያው ተራ የሚባሉ ሰዎች ናቸው። እነሱን ላለማቅረብ ወደ እነሱ ላለመጠጋት በጣም እጥራለሁ። ከዛ ውጪ ቦታው በጣም አሪፍ ነው ያምራል አሪፍ ነው

እህል መፍጨት አልችልም አላውቅም። ወፍጮ ቤት ግን እህል አስፈጭቼ አውቃለሁ። ያው ካሳዩኝ የምችል ይመስለኛል። ምክንያቱም ምንም ነገር ሞክሬ ያቃተኝ ነገር የለም የሰው ልጅ ሞክሮ የሚያቅተው ነገር አለ ብዬ አላስብም። ወፍጮ ቤት ግን በተደጋጋሚ ጤፍ ሲያልቅብኝ ራሴ ነኝ የማስፈጨው እና በዛ የተነሳ ማስፈጨት እንጂ መፍጨት አልችልም

አዎ አውቃለሁ የገጠር ልጅ አይደለሁ የገጠር ልጅ ነኝ በነገራችን ላይ ተወልጄ ያደኩት ገጠር አካባቢ ነው። ስለዚህ የገጠር ልጅ ስንሆን እንደ ሰን ሲኮን ደግሞ በብዛት ምንም የሚያቅተን ነገር የለም። ምክንያቱም ብዙ ጥንካሬዎችን ብዙ ስራዎችን ሰርተን ያለፍን ስለሆነ ምንም ነገር የሚያቅተን ነገር የለም

የምወደው ምግብ እንጀራ በሽሮ ነው እንጀራ በተለይ አንደኛ ከኢትዮጵያ ምግብ ምንድነው? የምትወጂው ብባል እንጀራ እንጀራ ከሌለ መኖር የምችል አይመስለኝም። ማበያው ደግሞ ሽሮ ነው። ከዛ ውጪ እነ ስጋ እና አትክልትና ፍራፍሬ በጣም ደስ ይለኛል። ከምንም በላይ ጤናማ ነገር ይሰማኛል አትክልትና ፍራፍሬ ስመገብ

ያው ሰላምታ መለዋወጥ ስለሆነ እጅ መጨባበጥ እወዳለሁ። ሰላም ካላሉ በኢትዮጵያ ባህል ባህላዊ መንገድ ያው ንቀትን የበታችነትን ስሜት ስለሚያሳይ ዝቅ ብለን ሰላም እንድንል ነው። ቤተሰቦቻችን ያሳደጉን እና ሰላምታ እወዳለሁ እጅ መጨባበጥም እወዳለሁ

በእጅ የሚሰራ ስራ እሰራለሁ ለምሳሌ ወረቀት እዛ አጣጥፌ አበባ መስራት እችላለሁ። ስፊት መስፋት እችላለሁ የእንጀራ መውጫ ስፌት እንደዚህ በእጄ የሚሰሩ ነገሮችን። ነጥላ የሀበሻ ነጠላ መቋጨት እችላለሁ በእጅ ነው እሱ የሚሰራው። የተለያዩ በእጅ የሚሰሩ ስራዎችን እሰራለሁ

ስራዬን በጣም ነው የምወደው ሲጀመር የስራ ሰው ነኝ። ፈጣሪ ራሱ በጣም ምወድለትና ማደንቀው እኔን ታታሪ ጀግና ብርቱ አድርጎ ስለፈጠረኝ እጅግ በጣም አመሰግናለሁ። ስራዬን በጣም ነው የምወደው አይደለም የራሴን ስራ ተቀጥሬ ስሰራ ራሱ በጣም ነው የምወደው

አዎ ስራዎቼን በቅደም ተከትል ነው የማስቀምጠው ማታ ከመተኛቴ በፊት ነገ የምሰራቸውን ስራዎች። ተነስቼ ምን ማድረግ እንዳለብኝ ከዛ ቅደም ተከተል በሀሳቤ እይዛችኋለሁ። ከበዛ ደግሞ በወረቀት ላይ አሰፍርና የውሎዬን ስራ። በእቅድ ነው የምመራው እንደዛ ሲሆን ሰዓትም ይተርፈናል ጊዜም አይባክንብንም

እኔ ጾታዬ ሴት ነው። ጺም የለኝም ነገር ግን ጺም ያላቸው ወንዶች በጣም ነው የምወደው በጣም ደስ ይለኛል። ጺም ማቆየት ሳይሆን እኔ የምወደው አጠር አጠር አድርጎ ተቆርጠው ዙሪያውን ጽድት ተደርጎ ፀጉሩ በደንብ ሳይጠፋ በቀጥታ የወረዱ ጺሞች በጣም ደስ ይለኛል። እኔ ጺም የለኝም ሴት

አዎ በደንብ አለኝ የአመራር ሚና መሪም ነበርኩ። በአንድ ወቅት ላይ የርዕሰ መምህርም ስለሆንኩ። የአመራር ሚና አለኝ። መሪ ስንሆን ምንድነው? ብዙ ሀላፊነቶች አሉብን። ከሀላፊነቶቹ አንዱ ሰራተኞችን ሰርቶ ማሰራት ነው። ከማዘዝ ይልቅ ሰርተን ብናሳያችሁ የሚል አቋም ስላለኝ አመራር ሚና አለኝ በደንብ

የጫማዬ ቁጥር ሰላሳ ስምንት ነው። ነገር በብዛት ሰላሳ ስምንት ነው የማደርገው ማለት ነው ሱቅም ሄጄ ሰላሳ ስምንት ቁጥር ጫማ ስጡኝ ነው ብዬ የምጠይቀው ማለት ነው። ግን አልፎ አልፎ ወደ ጠባብና ወደ ሰፊ የሚባል አለ ወደ ጠባብ ከሆነ ምናልባት ሰላሳ ዘጠኝ አረጋለሁ። አልፎ አልፎ ወደ መካከለኛ ከሆነ ግን ሰላሳ ስምንት ነው ጉዳይ

የምችለው ሁለት ቋንቋ ነው አንደኛ አማርኛ ቋንቋ የአፍ መፍቻ ቋንቋዬ ነው። ሁለተኛ ደግሞ እንግሊዘኛ ያው ፐርፌክት ባልሆንም እሞክራለሁ። በሙያዬ የተማርኩት አማርኛ ሜጀሬ ሲሆን። ማነው? አዎ ሜጀሬ ሲሆን ማይነሬ ደግሞ እንግሊዘኛ ነው። ስለዚህ ሁለት ቋንቋ ነው የምችለው

ስለ ቤተሰቦቼ እኔ በጣም መልካም ቤተሰብ ነው ያለኝ ሁሉም ቤተሰብ በጣም ይወደኛል። የቱን አንስቼ የቱን እንደምጥል አላውቅም። እናቴ በጣም ነው የምትወደኝ ለሀገር እናት የምትሆን እናት ለኔ ብቻ ሳትሆን። ወንድሞቼ በጣም ነው የምወዱኝ እና በጣም መልካም እና ቀና አስተሳሰብ ያላቸው ቤተሰቦች አሉኝ እድለኛ ነኝ። በጣም

ማታ ከስራ በኋላ በብዛት ደክሞኝ ነው። የምገባው ግን እንደ ሴት ሴት ስለሆንኩ ቤት ውስጥ ያሉትን ነገሮች ጉዱ ጉዱ ብዬ አይቼ የጎደሉ ነገሮችን ስራርቸ። ጠዋት ስውጣ ያላስተካክልኳቸውን አስተካክዬ ስጨርስ ወደ መኝታ እሄዳለሁ። ጸሎት አድርጌ ማለት ነው

አዎ ተሳትፌ አውቃለሁ ራሴን በአንድ ወቅት የድርጅቱ አዘጋጅ ሆኜ አውቃለሁ። ለምሳሌ ዲኮር በመስራት ድራማ በማሰራት ንግግር በማድረግ የተለያዩ ነገሮችን ተቋሙን ከፍ የሚያደርጉ ነገሮችን በመስራት። ዝግጅት አዘጋጅ ሆኜም ተሳትፌ አውቃለሁ በደንብ ተሳትፌ የማውቀው

ዳቦኔ ብዙ አፍቃሪ አይደለሁም ነገር ግን እቤቴ የተጋገረ ባህላዊ ዳቦ ደስ ይለኛል በተለይ የእናቴ ዳቦ። በቃ በህልሜ ነው የሚመጣብኝ ሁሌ በቃ እናቴ ዳቦ ብትጋግር ደስ ይለኛል። የእናቴ ዳቦ ከሆነ ቁርሴም ምሳዬም እራቴም። እሱ ብቻ ቢሆን ደስ ይለኛል። ሌላ ግን ዳቦ ብዙ አፍቃሪ ስላልሆንኩ ያው የቤት ዳቦ ደስ ይለኛል

ማብሰል እጅግ በጣም ነው የምችለው ጎበዝ ነኝ ኪችን ላይ ማለት ነው። ወጥ እሰራለሁ ቀይ ወጥ አልጫ ስጋ ወጥ ዶሮ ወጥ። የፈለኩትን ምግብ የኢትዮጵያ ምግብ የተለያዩ የኢትዮጵያ ምግቦችን ሁሉንም እችላለሁ። እንጀራ መጋገር ወጥ መስራት እና የተለያዩ ነገሮች ቡና መፍላት ሁሉንም ማብሰል እችላለሁ። ጎበዝ ነኝ

የጧት ሰው ነኝ ብዬ አስባለሁ የማታ ሰው እንኳን ብዙ ጊዜ ይደክመኛል እዘናጋለሁ ጠዋቴ ግን እንዲበላሽብኝ አልፈልግም። ጠዋት በተቻለ መጠን ሪላክስ አድርጌ ቀኖቼ እንዲያምሩ በደንብ አድርጌ አስተካክዬ ነው መውጣት የምፈልገው ማለት ነው። ስለዚህ እኔ የጧት ሰው ነኝ ብዬ ነው የማስበው በራሴ አስተሳሰብ ማለት ነው

በእርሳስ መጻፍ በጣም ደስ ይለኛል ሃንድ ራይቲንጌ ወይም ጽሁፌ የእጅ ጽሁፌ ራሱ በጣም ነው የሚያምረው በእርሳስ ስጽፍ ማለት ነው። በብእርም ያምራል ግን በብዛት ብእር ኢትዮጵያ ውስጥ ያው ከኢኮኖሚም አንፃር ነው መሰለኝ አንጠቀምም ብዙ ጊዜ እርሳስ ነው የምንጠቀመው። ያው እርሳስም ትንሽ ጨምሯል። አሁን ዋጋ በእርሳስ መጻፍ ደስ ይለኛል ለማንኛውም

በቀኝ እጄ ነው የምጽፈው። ያው በቀኝ ቀኝ ነው በብዛት ስራ ላይ እንዲሰራ ጫና የሚፈጠርበት ስለዚህ ቀኝ ነው። ያ ደግሞ ከልጅነቴ ጀምሮ በቀኝ እንድሰራ በቀኜ እንድበላ በቀኜ ሁሉ ነገር እንዳደረግ ስለተደረኩ ይመስለኛል። በቀኝ እጄ ነው የምጽፈው ቀኝን በጣም እወደዋለሁ

ከስራ ሰዓት በኋላ እሰራለሁ ስራ በፊት መምህር በሆንኩበት ጊዜ በደንብ ነው የምሰራው። ተማሪዎች አስጠናለሁ በየሰው ቤት ሄጄ ምክንያቱም ደሞዜ ብቻውን ወር ስለማያደርሰኝ። በየሰው ቤት ሄጄ ገንዘብ ማግኘት አለብኝ ስራ ሰርቼ ብዬ ስለማስብ። እሰራ ነበር በየሰው ቤት አየሄድኩ አስጠናለሁ

የምወደው ቀለም ወይን ጠጅ ነው። በብዛት ወይን ጠጅ በጣም ደስ ይለኛል ይሄ ወይን ጠጅ ደብዘዝ ያለው ወይን ጠጅ በጣም ደስ ይለኛል። ሁለተኛ ከተባለ ደግሞ ቢጫ ነው ቢጫ ደግሞ ትርጉሙ ሰላማዊ ነገር ስለሆነ ሰላም ጸጥ ያለ ነገር ስለምወድ ቢጫ ከለር በጣም ሰፍ እልለታለሁ በጣም ነው የምወደው። ያው ወይን ጠጅ ነው ግን በዋና

ሰዓት ቀጠሮ ላይም ስራዬ ቦታ ላይም አልደራደርም አትርፌ ለመድረስ ነው እንጂ የምፈልገው ሰዓት እንዲረፍድብኝ አልፈልግም ምክንያቱም ተጨናንቄ ስለምገባ። ስራ ስራ እሰራለሁ ብዬ ስለማላስብ ቀድሜ ነው የምነሳው። ጠዋት አነሳሴን ስለማስተካከል በጠዋት ስለምነሳ። በሰአቱ ነው የምደርሰው ስራዬ ላይ

ወደ ስራ ስሄድ የምለብሰው ልብስ ያው በድርጅቱ የራሱ መተዳደሪያ ደንብ ካለው በድርጅቱ መተዳደሪያ ደንብ መሰረት ልበሱ የተባልኩ የተባልነውን ለብሰን። ከዛ ውጪ ግን ቀሚስም ሊሆን ይችላል ወይ ደግሞ ሱሪም ሊሆን ይችላል። ይሚመቸኝንና ሰላም የሚሰጠኝን አለባበስ ለብሼ እሄዳለሁ ማለት ነው

ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ምክንያቱም ሰላማዊ ነገር ስለምፈልግ ቀና ነገር ስለምፈልግ በተቻለ መጠን ላለመጠላት። እየ አለመጠላት ህግ አለኝ። ሰላም ነገር ስለምፈልግ ማለት ነው። ስለዚህ ግንኙነቴ በጣም ጥሩና አሪፍ ነገር ነው

በምንጣፍ ላይ እቀመጣለሁ። በነገራችን ላይ መሬት ላይ መቀመጥ እጅግ በጣም ከምወደው ነገር አንዱ ነው መሬት ላይ ስቀመጥ የሆነ ሰውነቴ ቀጥ ብሎ የተቀመጠ ያክል ነው የሚሰማኝ ምቾት ይሰማኛል። ስለዚህ ምንጠፍ ላይ መቀመጥ እወዳለሁ ተቀምጬም አውቃለሁ። ምቾትም ይሰማኛል መሬት መተኛት ራሱ ደስ ነው የሚለኝ

የድምጽ መልእክት ልኬ አውቃለሁ በተለይ ውጭ ሀገር ወንድሞች አሉኝ አሜሪካ እና ጃፓን ስለዚህ ቮይስ ነው የምልክላቸው በብዛት። መደወል እነሱ ጊዜ ላይኖራቸው ይችላል ብዬ ስለማስብ ቮይስ አስቀምጥላችኋለሁ እነሱ ይመልሱልኛል። በደንብ ነው የምትጠቀመው የድምጽ መልእክት? ስለዚህ ደስ ይለኛል እንደው

በጣም ብዙ ስራዎችን እሰራለሁ በአንድ ጊዜ ማለት ነው። ለምሳሌ ምግብ ለማብሰል አራት ድስት ጥጄ እንጀራ ልጋግር እችላለሁ እዛ ያኛውንም ያኛውንም የመስራት አቅም አለኝ። ያው ሴት ልጅ በብዛት እንደዚህ አይነት ጥበብ ተሰጥቷታል ብዬ አስባለሁ። እሰራለሁ የተለያዩ ስራዎች አያቅተኝም ልምድም አለኝ በደንብ ማለት ነው

ትንኝ የሚኖረው በብዛት ክረምት አካባቢ ነው። ክረምት እና ሳር ያለበት አካባቢ ነው የሚኖረው። ውሃ ያለበት አካባቢ ሳር ያለበት አካባቢ እና በባህላዊ ደግሞ ጠላ። ሲጠመቅ ጠላ ያለበት አካባቢ ትንኝ የመስ የመከማቸት እና የመሰብሰብ አቅም አላቸው። ከዛ ውጭ እኛ አካባቢ የለም

የምመኘው ስራ በሙያዬ ትምህርት ቤት መክፈት ነው መዋእለ ህፃናት ትምህርት ቤት ከፍቼ እኔ መሪ ሆኜ ርዕሰ መምህር ሆኜ ሰራተኛ ቀጥሬ ጥሩ ዜጋ ማፍራት ጥሩ ተማሪ እና ሀላፊነት የሚሰማው ትውልድ ማፍራት ነው። የምመኘው ስራ ማለት ነው

የስራ ቦታዬ ደህንነት እጅግ በጣም ጥሩ ነው። ከዚህ በፊት ያለው ማለት ነው። አሁን ግን መንገድ እየተሰራ ስለሆነ ትንሽ እየተቆፈረ ነው። መሬቱ እየታረሰ ነው። አፈር አለ አቧራ አለ። አየር የመበከል ነገር አለ። ያው ቆንጆ ነገር ለማምጣት ነው። ይሁን በተስፋ እየኖርን ነው አሪፍ ነው

እሳት ማንደድ በጣም ነው እምችለው በእሳትም ስራዎችን መስራት እችላለሁ። ለምሳሌ የእሳት ዳቦ እገግራለሁ ድፎ ዳቦ በደንብ ነው የምችለው እንጀራ መጋገር በሰአት እችላለሁ። ወጥ መስራትም በእሳት እችላለሁ ቆሎ መቁላት። እንክሮ ማንኮር አሻሮ መቁላት የተለያዩ ነገሮችን በእሳት መስራት እችላለሁ።

ዝናብ በነገራችን ላይ ቅዝቃዜ ነገር ደስ ይለኛል ዝናብ ሲዘንብ እኔ ደስ ነው የሚለኝ የቤቴ ከሆንኩ ብርድ ልብስ ውስጥ ጥቅልል ብዬ እተኛለሁ። ሌላ ሰው ካለ ደግሞ ቡና አስፈላለሁ ቆሎ አስቆላለሁ። እሱን እየበላሁ ጋቢ ለብሼ ቴሌቪዥን ፊልም አያለሁ። ውጪ ላይ ከሆንኩ ደግሞ ዣንጥላ አጠቀማለሁ። ያው እንደ ቦታው

ከስድስት እስከ ሰባት ሰዓት ያለውን በኢትዮጵያ አቆጣጠር ሰዓት አቆጣጠር። እወደዋለሁ ምክንያቱም የምናርፍበትና ምሳ የምንበላበት ትንሽም ቢሆን ትንፋሽ የምንሰበስብበት ጊዜ ስለሆነ። ያችን የምሳ ሰዓት እና የእረፍት ሰዓቷን የሰዓት እወዳታለሁ ከሌሎች ሰአቶች

አልፎ አልፎ እንሰበስባለን የዝናብ ውሃ። እሰበስባለሁ ለምን? ውሃ ከሌለ በቧንባ ውሃ የማይመጣልን ከሆነ በበርሜል እንደቅንና ለልብስ ማጠቢያና እና ንጹህ ከሆነም ለምግብ መስሪያ ይሆናል። እንደውም የዝናብ ውሃ በጣም ንጹህ ነው ተብሎ ይታሰባል። እና ውሃ ከሌለ የዝናብ ውሃ እንጠቀማለን

ዜና ከተለያየ ቦታ ልናገኝ እንችላለን። ለምሳሌ ከቴሌቪዥን ከሬዲዮ ከጋዜጣ ከመጽሄት በበፊቱ ማለት ነው። አሁን ግን ከስልካችን እናገኛለን። በቀላሉ እጃችን ላይ ባለው ስልክ ቲክቶክ ውስጥ ብንገባ ቴሌግራም ላይ ብንገባ ዩቲዩብ ላይ ብንገባ እና ፌስቡክ ላይ ብንገባ ዜናን ማግኘት እንችላለን በቀላሉ

ሩዝ አልወድም ብዙ። ግን ከስጋ ጋር በጎድን ከተሰራ ግን እጅግ በጣም እወዳለሁ። ብቻውን ከሆነ ግን በጣም ነው የሚያደክመኝ። በተለይ እርቦኝ ከሆነ ባልበላው ይሸለኛል። በጣም ነው ምጠላው ማለት ነው። ግን አሰራሩ ይወስነዋል፤ ከአትክልት ጋር፤ ከጎድን ጋር፤ ከስጋ ከተሰራ አወዳለሁ።

ከባህላዊ መጠጦች ውስጥ የኢትዮጵያ ባህላዊ መጠጥ ውስጥ ጠላ ነው በጣም የምወደው ማለት ነው። ከዘመናዊ መጠጦች ውስጥ ከሆነ ደግሞ ወይን ነው የምወደው። ወይን እጅግ በጣም ደስ ይለኛል ከኮካ ጋር። ጠላ የወደድኩበት ምክንያት ቤታችሁን ውስጥ በልጅነቴ ጀምሮ እየተሰራ ስላደኩ እየቀመስኩ እየጠጣሁ ነው ያደግኩት እና ከዛ የተነሳ ነው

ስራ ቦታ ከሆነ የስራ ልብስ የለኝም እቤት ግን የስራ ልብሶች አሉኝ ያው አሮጌ አሮጌዎችን ወደ ስራ አይደለም የምናዞራቸው ውጭ ላይ የማንለብሳቸውን ቤት ለቤት እንለብሳቸዋለን እና ልብስ ሳጥብ እንጀራ ስጋግር የምለብሳቸው የግል ልብሶች አሉኝ። ውጪ ላይ ግን በለበስኩት ልብስ ነው የምሰራው ያው ተቋሙም እንደዛ ስለሚል

ቃሌን ጠባቂ ነኝ። እውነተኛ ሰው ያው ብዙ ጊዜ በሰዎች ዘንድ ተቀባይነትን ባያገኝም እኔ ግን ቃሌን ጠባቂና እውነተኛ ሰው ነኝ። በጣም ነው ቃሌን የምጠብቀው አንዴ ካልኩ አልልም። እንጂ ካልኩ ያልኩትን ነገር ከማድረግ ወደኋላ የማልል ሰው ነኝ ቆራጥ ነኝ በጣም

ገንፎ አው እወዳለሁ ብዙ ባይሆንም እወዳለሁ ያው ገንፎ ብዙ ጊዜ እኛ ጋር በሴት ልጅ ስትወልድ ነው ለወለደች ሴት ለአራስ ቤት። ምንድነው ገንፎ መጠገኛዋ ነው። ገንፎ ከበላች የወለደችው ቁስሉ ምናምን ይድናል ተብሎ ስለሚታሰብ ገንፎ ነው የሚሰጣት

ጫማ ሽፍን ጫማ ነው በጣም የምወደው ማለት ነው እግሬ ስለሚያምር ክፍት ጫማን ባደርግ ደስ ይለኛል። ነገር ግን እንደ ቦታው ነው አካባቢው አዋረና ዝናባማ ከሆነ ሽፍን ጫማ በጣም ደስ ይለኛል። አካባቢው ምቹ ከሆነ ደግሞ ነጠላ ጫማና ክፍት ጫማ በጣም ነው የምወደው። እንደ ቦታው አይነትና መጠን ነው የምለየው ማለት ነው

ቅሬታዎችን ማስተናገደው እንዳመጣጣቸው ነው። ማለት ብዙ ጊዜ እኛ ጋር ያለው ነገር ቀና ከሆነ አዎንታዊ አስተሳሰብ ካለን የሚመጣውን ነገር ለማስተናገድ ብዙ የሚከብድ አይመስለኝም። ምክንያቱም አንዳችን ከፍ እንትን ኔጌቲቭ ነገር የምናስብ ከሆነ አንዱ ቀና ከሆነ ስምምነት ይፈጠራል ብዬ ስለማስብ። እንዳመጣጣቸው እናስተናግዳለን

የማስታውሰው ልዩ በዓል ክሎዚንግ ዴይ ነው። የትምህርት ቤታችን የመዝጊያ በዓል በጣም ነው ደስ እሚለኝ። ድራማ ልጆቹ የሰሩት ድራማ ከእነሱ እነሱ አቅም የወጣ አይመስልም። በጣም ሚያመምር ድራማ ሰሩ እና ድራማ ልጆቹ የሰሩት ድራማ ከእነሱ እነሱ አቅም የወጣ አይመስልም። በጣም ሚያምር ድራማ ሰሩ እና

በጣም የምወደው አትክልት ጥቅል ጎመን ነው። ጥቅል ጎመን በጣም ደስ ይለኛል። ሁለተኛ ደግሞ ካሮትና ቀይ ስር እወዳለሁ። ሌላው የማልጠላቸው ነገሮች ይሄ ቅጠል ጎመንም ብዙ አልጠላም። ነገር ግን ጥቅል ጎመን እጅግ በጣም ከምወደው የትክክል አይነት ውስጥ ነው

ኧረ በጣም ነው ምሰማው እንደውም አንዳንዴ ይረብሸኛል በተለይ ጠዋት እኔ አስራ አንድ ሰዓት ቀድሜ ጸሎት ካላረኩ እነሱ ቀድመውኝ ከተነሱ በጣም ነው ሚረብሸኝ። ድምጽ ያው የጥዋት ድምጽ እና የማታ ድምጽ ደግሞ ሾልኮ ስለሚገባ ያው ይሰማል እሰማለሁ በደንብ ማለት ነው።

መብረቅ በጣም ነው የሚያስፈራው ምክንያቱም ድምፁ ራሱ ድንገት ነው ይመጣል ብለን ሳናስበው ነው። በጣም ጩኸት ነጎድጓድ የሆነ ድምጽ ጆሯችን ውስጥ የሚረብሸን እና በጣም ነው የሚያስፈራው። ያው በባህል ላይ ብዙ ነገር ይባላል ግን መብረቅ በጣም በጣም ያስፈራኛል ለእኔ ማለት ነው

ቡና መፍጨት አዎ ቀላል ነገር ነው ዋናው አቆላሉ ነው። ቡና በነገራችን ላይ የአቆላላ አይነት አለው። ረጋ ብለን በደንብ ሳያርም በደንብ ሳይበስልም መካከለኛ አድርገን ስንቆላው። ከዛ በኋላ መፍጨቱ በጣም ቀላል ነው በደንብ ነው የምፈጨው። እችላለው ቡና መፍጨት

የምወደው ሽታ ተፈጥሮ ነገር በጣም ደስ ይለኛል። ከተፈጥሮ የሚሸቱ ለምሳሌ ይሄ ጠጅ ሳር እሚባል ነገር አለ። ሽቶ ሽቶ የሚሸት ሳር አለ። ጠጅ ሳር ይባላል በኢትዮጵያ። እሱ በጣም ደስ ይለኛል። ይሄ የዕፅዋቶች፣ የብርቱካን ሽታ ራሱ በጣም ደስ ይለኛል። የሎሚ ሽታ ደስ ይለኛል።

በእጅ መጽሐፍ በጣም ነው የምወደው ሃንድ ራይቲንጌ እንደውም በጣም ነው የሚያምረው። በተለይ በርሳስ ስጽፍ በጣም የሚያምር ሃንድ ራይቲንግ ነው ያለኝ። አፕ ኤንድ ዳውን የሚባሉ ሌተሮችን የሚረዝሙትንና የሚወርዱትን ሌተር በደንብ እጠቀማለሁ። አማርኛም በጣም ያምራል እጅ ዙፊ

ከምወደው ቁጥሮች ውስጥ አንዱ ስምንት ቁጥር ናት ስምንት ቁጥር ምናልባት በሼፕ ለቅርጽ ስለምትሰየም ይመስለኛል ስጽፋት ራሱ ደስ ይለኛል ስምንት ቁጥርን ማለት ነው። ሰውነትሽ ስምንት ቁጥር ሆነ ምናምን። በተለይ ሴት ልጅ ከሆነች ይባላል እና ለዛ ይመስለኛል ስምንት ቁጥርን በጣም ነው የምወዳት።